ሰላም እንዴት ናችሁ? ታሪክ መንገር ትወዳለህ? ይላል ጥያቄው ታሪክ መንገር እወዳለሁ። አልፎ አልፎ አልፎ አልፎ አልፎ። ሁል ጊዜም ሊባል ይችላል። ግን ታሪክ መንገር እወዳለሁ ታሪክ መንገር ደስ ይላል። የሚሰማ ከተገኘ ወይም ደግሞ የሚነገረው ታሪክ ትክክለኛ ታሪክ ከሆነ እንደገና በዛ በምንናገረው ታሪክ የምናስተላልፈው መልእክት ካለ ታሪክ እንናገራለን። በጣምም ደግሞ ጠቃሚ ነው ታሪክን መናገር። አዋጭ ስለሆነ ማለት ነው። ሌላ ለትውልድ ለምሳሌ ትናንትናን ከትናንት ወዲያ የዛሬ አመት የዛሬ ብዙ ሺህ አመት የተደረገን ነገር። ከትውልድ ከትውልድ ወደ ትውልድ ሲተላለፍ የመጣን ታሪክን እንደገና ለሚቀጥለው ትውልድ መንገር ማለት እጅግ በጣም ጠቃሚ ነገር ነው። ቅርስ ማኖር ማለት ነው በሌላ አማርኛ ቅርስ እያኖርን ነው። ስለዚህ እጅግ በጣም ጠቃሚ ነው። ታሪክን መንገር እኔ ያው ብዙ ታሪክ እናገራለሁ። ለብዙ ሰዎች ታሪክን እነግራለሁ የማውቀውን ከመጽሐፍ አንብቤ ከአባቶች ጠይቄ ከተለያየ ቦታ ያሰባሰብኩትን ታሪክ ከኋላየ ላሉ ለማያውቁ በደንብ ላልተረዱ ሰዎች ግንዛቤ እንዲያገኙ አደርጋለሁ ማለት ነው። ስለዚህ ታሪክ መንገር እወዳለሁ። በደንብ ነው እንደውም የምወደው እኔም በመናገር ውስጥ ሌላ ትምህርት ሌላ እውቀት እያገኘሁ ስለሚሄድ። ታሪክ መንገር ለተናጋሪውም ለሰሜውም ስለሚጠቅም። ታሪክ መናገር እወዳለሁ።

ከፀሀይ እንዴት ትጠበቃለህ? ከፀሀይ እንዴት ትጠበቃለህ ይላል ጥያቄው ከፀሀይ እንዴት ትጠበቃለህ ለሚለው ጥያቄ መልስ ብዙ አይነት መልሶች ሊኖሩ ይችላሉ። አንዱና ዋነኛው ነገር። ዛፍ ስር በመጠለል ፀሀይ እንዳይመታኝ ዛፍ ስር መጠለል እችላለሁ። እንደገና ሌላ ደግሞ ይሄ ጃንጥላ የሚባል አለ። እኛ ጋር ማለት ነው። ይሄ ምንድነው ከጨርቅና ከሽቦ አንድ ላይ ተጠላልፎ የተሰራ ነው። እሱ ገፋ ሲደረግ ይዘረጋል። እንደገና ደግሞ ሳብ ሲደረግ ደግሞ መልሶ ይታጠፋል ማለት ነው። ስለዚህ በሱ እጠላለሁ ዝርግት በማድረግ እሱ ስር በመጠለል መጠበቅ እችላለሁ። ሌላ የጭንቅላት ኮፍያ በማድረግም መጠለል እችላለሁ። ሌላው ደግሞ ምንድነው? ቤት ውስጥ ቤት ስር ከለላ ላይ በመቆም እንዳያገኘኝ መጠበቅ እችላለሁ ማለት ነው። እና ፀሀይ ደግሞ ብዙም መሸሽ አያስፈልግም። ፀሀይ ለሰው ልጅ ጠቃሚ ነው። ይጠቅማል የሰው ልጅ በፀሀይ ብርሃን ነው የሚያድገው ማለት ነው። ሁሉም የሰው ልጅም እንስሳትም እጽዋትም ፀሀይ ያስፈልጋቸዋል። በጣም እንዳያቃጥለን መጠበቅ አለብን። እንጂ ፀሀይ ኖርማል አስፈላጊ ነው ማለት ነው።

እሺ የትኛውን ባህላዊ ምግብ ትወዳለህ? እኔ ኢትዮጵያዊ እንደመሆኔ መጠን ብዙ የሀገሬ የኢትዮጵያ የሚየ ባህላዊ ምግቦች አሉ በጣም ደስ ሚሉ የሚወደዱ ሲበሉም ደሞ በጣም ጣፋጭ የሆኑ ለሰውነታችን ደግሞ እጅግ ተስማሚ የሆኑ ባህላዊ ምግቦች አሉ። ይሄኛውን ያኛውን አይ ይሄማ አይሆኑም ያኛውን ብየ ምመርጥበት ብዙም ድፍረቱ የለኝም። ምክንያቱም ባህላዊ ምግቦቻችን ሁላቸውም እጅግ በጣም ታፋጭና እጅግ በጣም ተስማሚ ስለሆኑ ማለት ነው። ግዴታ ነው ምረጥ ካላችሁኝ ደግሞ መጀመሪያ ላይ የማስቀምጠው ጨጨብሳ ነው። ጨጨብሳ በባህላዊ መልኩ ሲሰራ በጣም ነው ሚጣፍጠው ሲበላ በቃ ጥፍጥ ነው። ሁለተኛ ደግሞ ገንፎ ገንፎም በጣም ጣፋጭ ነው በጣም ደስ ይላል ሲበላ ማለት ነው። ሶስተኛ ላይ ጮኮ ጮኮ ታውቃላችሁ? ጮኮ ሚባል ምግብ አይነት አለ። እሱም በጣም ጣፋጭ ነው። አልተለመደም ብዙዎቹ ጋ ግን ሀገሬም የኢትዮጵያ ላይ ግን በጣም ሚመች ደስ የሚል ምግብ ነው ማለት ነው። ስለዚህ እናንተን እመክራችኋለሁ ኢትዮጵያውያኑን ባህላዊ ምግብ እንድትወዱና እንድትበሉ እመክራችኋለሁ። ምክንያቱም ብዙ ጥቅም ታገኙበታላችሁ ጤንነታችሁን ትጠብቁበታላችሁ ማለት ነው።